አዎ ድልድይ አለ ካለ ድልድይ ሰው መንቀሳቀስ አይችልም ሁሉም ቦታ ላይ ወንዝ ስላለ ወንዝ ያለበት ቦታ ደግሞ ድልድይ አይጠፋም። እና ብዙ ድልድዮች አሉ እኛ ሰፈር። ያው የተሰሩ ብዙ ድልድዮች አሉ። እና ወንዝ ያለበት ቦታ። ሁሉም ቦታ ያሉ ድልድዮች ብዙ ድልድዮች አሉ የተሰሩ

አዎ ቅርጫት አለ የልብስ ቅርጫት አለኝ ለልብስ ማስቀምጥበት የቆሸሹ ልብሶችን ማስቀምጥበት እዛ ቅርጫት ውስጥ ነው። እና የቆሻሻም አለ የቆሻሻ ሶፍት ምናምን የሚጣልበት። አዎ እሱም ለብቻ አለ የቆሻሻ ሶፍት የሚጣልበት ደረቅ ነገሮች የሚጣሉበት አለ የልብስም ለብቻው ትልቁ አለ። ሁለት ቅርጫት አለኝ። ቤቴ ውስጥ ማለት ነው።

አዎ ጨርቃ ብርሃን በጣም ነው የምወደው በጣም ሲጨልም ጨረቃዋን ሳያት በጣም ደስ ይለኛል። በጣም ዋው። ምነው እዛ በሄድኩኝ የሚያስብለኝ እዛው ጨረቃው እዛው በሄድኩኝ ያስብለኛልና። የጨረቃ ብርሃን በጣም ነው የምወደው ደምቃ ስትታይ። ሙሉዋ ሆና ስትታይ ማለት ነው ሙሉ ሆና ስትታይ ጨረቃዋ በጣም ደስ ትላለች። እና ጨረቃ ብርሃን በጣም ነው የምወደው። ደስ ይላል።

እኔ ብርድ ልብስ አልጠቀምም በጣም ነው የሚሞቀኝ እና አልጋ ልብስ ብቻ ነው የምጠቀመው ሀንሶላና አልጋ ልብስ አልወድም ብር ልብስ ይጨንቀኛል። ሙቀት አልወድም። እና በቃ አንድ አንሶላ ከስር የማነጥፈው አለ አልጋ ውስጥ ደግሞ ከላይ የምለብሰው አለ እሱን ነው የምትጠቀመው ብርድ ልብስ አልጠቀምም። ያለሁት ቀዝቃዛ ሀገር ነው። ግን ይሞቀኛል። ሙቀት አልችልም እና ብርድ ልብስ አልጠቀምም። የምጠቀመው አልጋ ልብስ ነው።

አዎ ሽቶ እጠቀማለው ግን አብዛኛውን ጊዜ የምጠቀመው ዶድራንት ነው። ሽቶም ምጠቀመው የሆነ በቃ ጥሪ ሲኖር ድግስ ሲኖር በቃ አዲስ ልብስ ሀገር የሀገር ልብስ ሲለበስ ብቻ ነው። እኔ ሽቶ የምጠቀመው በቃ የሆነ ሰርግ ምናምን ሲኖር የሆነ ለየት ያለ ጊዜ ሲሆን ምናምን ነው እንጂ። የምጠቀመው ስራ ስሄድ የምጠቀመው ዶድራንት ነው። ውጪ ስወጣ የምጠቀመው ዶዶራንት ነው አብዛኛውን ጊዜ የምጠቀመው ዶዶራንት ነው። ሽቶ በቃ የሆነ ድግስ ምናምን ሲኖር ነው የምጠቀመው። በቃ አዲስ ልብስ ወይም ደግሞ ለየት ያለ ልብስ የሀገር ልብስ ሲለበስ ነው ሽቶ የምጠቀመው።

አዎ ፀጉሬን መንከባከብ በጣም ነው የምወደው በጣም። ፀጉር ውበት ነው ካለ ፀጉር ውበት ይመጣል ብዬ አላስብም። እና ፀጉሬ መካከለኛ ነው እንከባከበዋለሁ በሳምንት አንዴ አጥበዋለሁ አበጥረዋለሁ ሽሩባዬን እሰራለሁ። በወር አንዴ ደግሞ። በቃ ሄጄ ፅጉር ቤት ካክስ ገብቼ እተኮሰዋለሁ። እና ፀጉሬን መንከባከብ ደስ ይለኛል። ቅባት መቅበር አሪፍ በቃ ቆንጆ ቅባቶችን እንቀባቸው እቀባዋለሁ። አበጥረዋለሁ እሰራዋለሁ ሹሩባይን ዘንጥበታለሁና። ፀጉሬን መንከባከብ በጣም ደስ ይለኛል።

አዎ ማር እወዳለሁ። ግን ኦሪጅናል ማር እዚህ ሀገር አይገኝም የሆነ ስኳር ይጨምሩበታል። እና ኦሪጅናል ማር አይገኝም ስኳር ያለበት ነው። ደግሞ ስኳር ደግሞ በሽታ ነው። ኦሪጅናል ማሩ ከሆነ። ምንም ያልተደባለቀበት ከሆነ ያው በጣም ደስ ይላል ማር እወዳለሁ በጣም ነው የምበላው። የሚጠጣም አለ። ተበጥብጦ የሚጠጣው አለ። ተቀብቶ የሚበላውም አለ። አዎ ሁለቱም እወዳለሁ። ያ በጣም እወዳለሁ ማር።